የመንገድ ስም ታውቃለህ? ለሚለው አዎ የመንገድ ብዙ ስሞች አሉ ብዙ የማውቃቸው ስሞች አሉ። የመንገድ ስሞች በብዛት የሚሰየሙት ወይ በታዋቂ ጀነራሎች ወይ በኤምባሲ በከፈቱ ሀገሮች ወይ ደግሞ በታዋቂ የኤስ አትሌቶች ወይ አርቲስቶች ሊሰየም ይችላል። መንገድ ስም ብዙ አይነት የመንገድ ስሞችን አውቃለሁ። አሁን ለምሳሌ የአዲስ አበባን ብንመለከት አራት ኪሎ የሚባል አለ። ጊዮርጊስ ቀበና አምስት ኪሎ የሚባል አለ ኮልፌ እንደዚሁም ኮዬ ፈጬ የሚባሉ የተለያዩ የመንገድ ስሞች አሉ። የመንገድ ስሞች የሚያገለግለው አንድ ስምን ለመያዝ እና ያም ቦታ እንዳይረሳ ያገለግለናል። የመንገድ ስም የመንገድ ስሞችን ብዙዎቹን አውቃቸዋለሁ።

የምትመኘው ስራ ምንድነው? ለሚለው እኔ የምመኘው ስራ የኢንጂነሪንግን ስራ ነው የተማርኩትም በኢንጂነሪንግ ነው። ምክንያቱም የምንበኝበት ምክንያት ደግሞ በኢንጂነሪንግ በኮንስትራክሽን ሀገሬን ማገልገል እፈልጋለሁ። በኢንጂነሪንግ ሲቪል ኢንጂነሪንግ ነው የተማርኩት በተማርኩበት ቴክኖሎጂ። ላገሬ የሚያስፈልጋትን መኖሪያ ቤት እንደ ህንፃነቶችን ቴክኖሎጂዎችን ገንብቼ ሀገሬን ማገልገል እፈልጋለሁ። ምክንያቱም ሲቪልን የመረኩበት ምክንያት። በጣም በትምህርት ጎበዝ ስለሆንኩ። እና አንዳንድ ለወደፊት ደግሞ ምሰራቸው ስራዎች ስላሉ ሲቪልን መርጫለሁ። በጣም ወድጄ ጥሩ ገንዘብም እያገኘሁበት ያለው የሙያ አይነት ቢኖር ሲቪል ኢንጂነሪንግ ነው። ማለት ነው።

የጧት ወይ የማታ ሰው ነህ? ለሚለው እኔ የጧት ሰው ነኝ። ጧት አስራ አንድ ሰዓት ተኩል ከእንቅልፌ ተነስቼ በቀን የምሰራውን ስራዎች ሁሉ። በእቅድ አወጣቸውና በቀን ምተገብራቸውን ሁሉንም ስራ ጽፌ አስቀምጬ በሱ መሰረት ነው የምሄደው። የንጋት ሰው ነኝ ጠዋት ተነስቼ ስፖርት ሰርቼ። ሻወር ከገባሁ በኋላ ለምግብ ለሰውነቴ የሚያስፈልጉኝን ተጠቃቅሜ ምግብ በልቼ ጥሩ ምሳም ቋጥሬ ከቤት እወጣለሁ። ጠዋት የጠዋት ሰው ነኝ። ሲበዛ ስራዎችን የማከናውነው በጠዋት ነው። ብዙ ጊዜ ስራዎችን የምፈጽመው ጠዋት ላይ ነው። ማታ ስለሚደክመኝ ብዙ ጊዜ ስራዎችን አልሰራም። ስለዚህ የሚያስፈልጉኝን ሁሉ በጠዋት ነው። ተነስቼ በጊዜ ማለት ነው ጠዋት ጠዋት ነው ሁሉንም የማከናውነው ስለዚህ የጠዋት ሰው ነኝ ማለት ነው።

ዶሮ አለህ ለሚለው አዎ ቤት ውስጥ ዶሮዎች አሉኝ ሁለት አይነት ዶሮዎች ነው ያሉኝ የፈረንጅ ዶሮ እና የሀበሻ ዶሮ ነው ያለኝ። ሴትና ወንድ ዶሮዎች ናቸው ቤት ውስጥ ያሉት። ሴቶችን የምጠቀምበት ቤት ውስጥ እንቁላል ለመጠቀም ነው እንቁላል ይጥላሉ የሚጥሉትን እንቁላል ደግሞ ቤት ውስጥ እጠቀማለሁ። ብዙ ጊዜ ለእንቁላል አገልግሎት የምገዛቸው ዶሮዎች የፈረንጅ ሴት ዶሮዎች ናቸው። ምክንያቱም እነሱ ሁሌ ስለሚጥሉ ስለማያቋርጡ። ብዙ ጊዜ የፈረንጅ ዶሮዎች ነው የምጠቀመው እንቁላል። ለስጋ ደግሞ የሀበሻ የወንድ ዶሮ ነው የምጠቀመው። ምክንያቱም የሀበሻ የወንድ ዶሮ ስጋው በጣም ስለሚጣፍጥ። ብዙ ጊዜ ለምግብነት የምንጠቀመው የሀበሻ የወንድ ዶሮ ነው። ዶሮ አለ ለሚለው ጥያቄ? አዎ ቤት ውስጥ ዶሮዎች አሉ።